በምን ሰዓት ትነሳለህ? እኔ ዘውትር የምነሳውና ሁሌም ልማዴ እያደረኩት ጠዋት ጠዋት የምነሳው በአሥራ አንድ ሰዓት ከሌሊቱ ነው የምነሳው። በጣም ብዙ ስራዎቼንም የምሰራው ሌሊትም ተነስቼ ነው እና ሌሊት መነሳት በጣም ደስ ይለኛል ለምጄዋለሁ። አሁን አሁን ልክ እንደ ቀላል ነገር ነው የምነሳው ብዙም አይከብደኝም። ሌሊትም ተነስቼ ሁሌም የስፖርት እንቅስቃሴ አደረግ ስለነበር፤ ሁሌም ከልጅነቴም ይሄ የጀመርኩት እና ከልጅነቴ ይዤ የመጣሁት አይነት ልምድ ነው እና ሌሊት አስራ አንድ ሰዓት ላይ በጣም እነሳለሁኝ። ምንም ነገር አይከብደኝም ለመስራት። ደስ ብሎኝ ነው ብዙ ጊዜ የምውለው። ሌሊቱን ስነሳም ነው። እና ብዙ ጓደኞቼንም አወራለሁኝ እና አንዳንዶች በጣም እንደሚከብዳቸው እና ሌሊት መነሳት በጣም ከባድ እንደሆነባቸው ብዙ ጊዜም አርፍደው እንደሚነሱ እስከ ሁለት ሰዓት ሁላ የሚቆዩበት አጋጣሚ እንዳለ ነው ብዙዎቹ የሚነግሩኝ። እና ብዙ እንደ ችግር አይተው ማሻሻል እንደሚፈልጉ ብዙ የሚጠይቁኝ ጓደኞች አሉ እና እኔም በተለያዩ መልኩ እኔን የጠቀመኝ ነገሮችንም እነግራቸዋለሁ፤ እኔ እንኳን በልጅነቴ ነው የጀመርኩት። ወደ ስፖርት መነሳት ሁሌም እፈልግ ስለነበር ስፖርት በጣም እወድ ስለነበር ከእንቅልፉ ይልቅ ስፖርትን በጣም እፈልገው ነበር። እናንተም እንደዚህ የምትፈልጉት ነገር ሊኖር ይገባል። አሁን ተነስታችሁ ምንድነው መስራት የምትፈልጉት? በጣም የምትወዱት ነገር ሌሊት ላይ ተነስታችሁ ለመስራት ሞክሩና ከዛ በኋላ መጥሪያን ታደርጋላችሁ በስልካችሁም ከዛ ሲጠራ ያንን የምትወዱት ነገር ነው የምታስታውሱና ያንን ለማድረግ በጣም ያግዛችኋል እያልኩኝ የሚወዱት ነገር እንዲሰሩና በጣም የሚፈልጉት የሚኖሩለትን ነገር እንዲ እንዲጀምሩ በጧት ነው ብዙ ጊዜ የምጠይቃቸው። እና ብዙ ጊዜ የሚሰሩ እንዲሰሩ ማድረጋቸው ማለት ነው። እና ብዙ ጓደኞቼም አሁን አሁን ያሻሽላሉ እንዲሁ አንተ ስትነሳ ደውልኝ እያሉኝ እኔ ስነሳም እየደወልኩላቸው ብዙ ልጆች አሉ የተቀየሩና፤ አሁን ጠዋት ጠዋት በደንብ አስራ አንድ ሰዓት ላይ መነሳት ከጀመሩ በኋላ፤ በህይወታቸው ብዙ አይነት ለውጦች እንደጀመሩና ብዙ የሚጠቅማቸውን ነገሮች መስራት እንደጀመሩ በውሏቸው ለራሱ በጣም ደስተኞች እና በጣም አሪፍ ሆኖ እንዲውሉ የራሱ የሆነ ትልቅ ሚና እየተጫወተ እንደሆነ እና በጣም አስደሳችም እንደሆነ፤ ቀኑን ሙሉ ደስተኛ ለመሆን በጧት መነሳት በጣም ትልቅ የሆነ የራሱ የሆነ ድርሻ እንዳለው ነው ብዙዎች አሁን አሁን እየነገሩኝ ያሉ እኔም ከዚ በፊት በጣም ሁሌም ስለለመድኩት፤ ለኔ እንኳን አዲስ አይደለም ይሄን ነገር ማለት ነው። ምክንያቱም ሁሌም ጠዋት ጠዋት ስንነሳ ነው እኔ ደስተኛ የሚባል ቀን የምለው። በስራዬንም በተለያዩ ግንኙነቴም በጣም ስኬታማ የምሆነው ጠዋትን ተነስቼ ስፖርቴን ተንቀሳቅሼ፣ ቁርሴን በልቼ ከስራዬ ከቤቴ ስወጣ ወደ ስራዬ ነው እና በማገኛቸው ሰዎችም ሁሌም ደስተኛ እሆናለሁኝ። ምንም ነገር ሰዎች ቢበድሉኝ ለራሱ እንኳን በጥሩ ነገር ነው ልመልስላቸው የምሞክረው። ምክንያቱም እኔ ደስተኛ ነኝ ምን እንደሆንኩኝ አውቃለሁኝ። ነገ ምን እንደመሆን ስለማውቅ፤ የሚያጋጥሙኝ ጥቂት የሚባሉ ነገሮች ነገር ግን ብዙ ሰዎችንም ወደ አልስፈላጊ ፀብ የሚመራቸው ሰዎች፤ ነገሮች እኔን በቀላሉ እንዳልፋቸው አድርጎኛል ማለት ነው። እና አንዳንዴ ያጋጥመኛል እንዲሁ አስራ አንድ ሰዓት ሳልነሳ አረፍዳለሁኝ እና እስከ አንድ ሰዓት እስከ ሁለት ሰዓት የምትኛበት አጋጣሚ አለ። የዛን ቀን በጣም ነው የሚያስጠላኝ ራሴን እንኳን ከሆነ አላማዬን እንደሳትኩ መስሎ ነው የሚሰማኝ። እና ወደ ኢላማ የማደርገው ጉዞ በተወሰነ መልኩ ወደኋላ የቀረሁ መስሎ ነው የሚሰማኝ ብዙ ጊዜ በጣም ያስጠላኛል። ብዙ ስራዎቼንም እንዳልሰራሁና እኔ ደካማ እንደሆንኩኝ የሚሰማኝ አይነት አጋጣሚዎች አሉ። ነገር ግን ለነ ጌታው ቶሎ ስመልሰውና ስነሳ እንደገና ይመጣል ስሜቴ በጣም ደስ ይለኛል ቀኑም ደስ እያለ ይጀምራል ማለት ነው። ነገር ግን ያን የለመድኩትን ነገር ሳላደርግ ከቀረሁኝ ግን በራስ መታማመኔ ይቀንሳል፤ ቶሎ መጨረስ ያለብኝን ስራዎችንም አዘገያለሁኝ። የተለያዩ በጣም ብዙ ችግሮች ነው ይዞብኝ የሚመጣው ማለት ነው። እና ለዚህም ስለሚጎዳኝ ሁሌም ሌሊቱን ጠዋትን ቀድሜ መነሳቱን በጣም እወደዋለሁኝ። ቤተሰቦቻችን ጋር ይታወቃል ማን ቀድሞ እንደሚነሳ እና ሁሌም አንድ ሰው የሆነ ጉዞ ሲኖረው ወይም የሚሄድበትም ቦታ ሲኖረው፤ ሌሊቱን በጧቱ መነሳት ሲፈልጉ እኔን ሁሌም እንድቀሰቅሳቸውና እንዳስነሳቸው ነው የሚጠብቁኝ ማለት ነው። ምክንያቱም እኔ ሁሌ ቀድሜ ስለምነሳና ከቤትም ወጥቼ የተወሰኑ ስፖርት እንቅስቃሴም ስለማደርግና ሁሌም ይሄን እንደሆንኩኝ ስለሚያውቁ ማለት ነው እና ሁሌም በዚህ መልክም እቀሰቅሳቸዋለሁ። እንዲለምዱም በተለያዩ መንገዶችን ቤተሰቦቼን እመክራለሁኝ። እህቴም በጣም ታረፍዳለች ተኝታ እና እሷም እንድታሻሽል የራሷ የሆነ እንዲኖራት የምትፈልገው ነገር የምትወደው በጧት እንድታደርግ ሁሌም እመክራታለሁ ማለት ነው። እና በምነሳው አስራ አንድ ሰዓት ነው የምነሳው።

የጎረቤቶችህን ድምጽ ትሰማለህ? አዎ የጎረቤቶቼን ድምጽ እሰማለሁኝ። አንዳንድ በቤታቸው ግቢ ላይ ሆኖ ሲያወሩ። እንሰማቸዋለን። ብዙ ጊዜ ከልጆች ጋር ሲጫወቱም ልጆቹ ሲጮሁም ትላልቆቹ አንዳንድ ነገሮችንም ትንሽ ድምፃቸውን ከፍ አድርጎ ሲያወሩም። እንሰማቸዋለን ምክንያቱም የሚለየን አጥር ለራሱም በጣም ረጅም የሚባል ስላልሆነና በደንብ የተዘጋም ስላልሆነ። ቢዘጋም ለራሱ በጣም አንድ ላይ በጣም ቅርብም ስለሆነ የጎረቤታችን ድምጽ በጣም ይሰማል። የኛንም ይሰሙታል ብዙ ጊዜ እንደው አንዳንድ አስቂኞች ስንናገር ሁላ ሰምቶ የሚስቁበት አጋጣሚ አለ። እና ልጆችም ሲጫወቱ ወይም አንዳንዴ ሲያለቅሱ እንዴ ምን ሆኖ ነው ምናምን እያሉ የሚጠይቁን አጋጣሚዎች አሉ። እኛም የነሱ ልጆች አንዳንዴ ሲጣሉ ወይም ሲያለቅሱ በማታም በቀንም እንጠይቃቸዋለን። አንዳንዴም በበሩ ጋር ሄደን ምን ሆኖ ነው እንደዚህ የሚያለቅሰው ምን አጋጥሞት ነው እያልን የተለያዩ ጉዳዮች እንደዚህ ሲገጥሙን። ስለም ድምፃችን የኛም ስለምንሰሙት የእነሱም እኛ ስለምንሰማቸው ሂደን እንጠያየቃለን። እነሱ እኛ ቤት አንዳንድ ለየት ያሉ ነገሮች ሲኖሩ ለየት ያሉ ድምጽን ሲሰሙ መጥቶ እኛን ምን እንደሆን ምን እንዳጋጠመን በተለያየ መልኩ ያረጋግጣሉ። እና የጎረቤታችን ድምጽ ይሰማል። እሰማለሁኝ እነሱንም የኛ ድምጽ በጣም ይሰሙታል። እና ብዙ ጊዜም አብረን እንዲሁ እነሱ በቤታቸው በግቢያቸው ሆነው እኛም በቤታችን ግቢ ሆነን የተለያዩ እቃ የምን አለህ ወይ ይሄን እቃ አለሽ ወይ ብለን የተለያዩ እቃዎች የምንቀያየርበት እና የተለያዩ ነገሮችን ተጠያይቀን የምንቀያየርበት አጋጣሚ አለ። ማለት ነው እና የጎረቤቶቼን ድምጽ በጣም ነው የምሰማው እነሱም በጣም ይሰሙኛል። በብዙ አካባቢዎችም ጓደኞቼም ሌሎች ከእኛ ትንሽ ራቅ ያሉ ዘመዶቼም እነሱ ጋም ሲሄድ ብዙ ጊዜ እንደዛ አይነት ነገር ነው የማየው። ከጎረቤታቸው ጋር ድምፃቸው ይሰማል እኛም ወደ እነሱ ቤት ወደ ዘመዶቼ ቤት ስሄድ የጎረቤታቸው ድምጽን እሰማለሁኝ። እንዲሁ ከእኛ በተሻለ መልኩ እንኳን ብዙ ነገሮች የሚሰሙበት አካባቢም አይቻለሁኝ። ነገሮችንም እያወሩ ልክ እንደ አንድ ቤት እንዳሉ ሁላ የተለያዩ እቃ የሚቀያየሩበት የተለያዩ ነገር የሚሰሩበት እና በጣም ቅርብ የሚባል ድምፆችን የሚሰሙበት አጋጣሚዎችን አይቻለሁኝ። በተለያዩ ቤቶችን በተለያዩ የቤዞሞዶቼ ጓደኞቼ ቤት ስትሄድ ማለት ነው እና ይሄን ከእኛ በላይም በጣም የሚሰማባቸው ቦታዎችን አሉ። ከእኛ በላይ የማይሰማባቸው ቦታዎችም አሉ። ጭራሽ ድምፃቸውን የማይሰማሙና በበራቸው ጋር ሄደህ አንኳኩተህ ካልተናገርክ በስተቀር የጎረቤታቸውን ድምጽ ምንም ቢፈጠር በጣም ቢጮሁና በጣም ቢያለቅስ ስለራሱ ምንም የማይሰማቸው ቤቶች ሁላ ሄጄ አውቃለሁኝ። እኛ ቅርብ ያሉ ጓደኞቼ ቤት ነው እና ድምፃቸው ወደ ጎረቤታችን ምንም ነገር አይሰማም። ሙሉ ከእነሱ ጋር የሚያዋስናቸውን ግድግዳውን በጣም ወደ ላይ ወጥተዋል ቤት ተሰርቶበታል። እና በምንም ነገር ድምፃቸውን ወደ እነዛ አይሰማም በእነዛ በኩልም እንደዛ ስለተሰራ ድምፃቸው የነዚህን አይሰሙም ምናምን በውለታቸው እንዲሁ የሆነ ነገር ትንሽ ነገር እንኳን ለማለት ሲፈልጉ በበራቸው ጋር ሄዶ አንኳኩቶ ነው የሚነግሯቸው። እና እኛ ላይ በቀላሉ በቤታችን ሆነን በቤታችን ውስጥ በቤታችን ግቢ ውስጥ ሆነን የምናገራቸው ነገሮች እነሱ የግድ አንኳኩቶ ነው የሚሄድና አንኳኩቶ ነው የሚነግሯቸው ብዙ ጊዜ እና ይሄንን እንደዚህ አይነትም በትም አለ ማለት ነው። እና ብዙ ጊዜ እንደዚህ አይነት ነገሮችንም ይሄኛ ይሻላል ብዬ አስባለሁኝ። ትንሽ ነገሮችንም በቀላሉ ስለሚሰሙን እኛም ስለምንሰማቸው በቀላሉ ትንሽ ነገሮችንም እንዲሁ በቤታችን ውስጥ ሆነን ልንጨርሳቸው የሚገቡ ትንንሽ የሚባሉ ጉዳዮች እንኳን በ ቤታችን ወስጥ ሆነን ነው ድምፃችን የምናሰማው ማለት ነው። እና እነዛ ግን በጣም ጥቂት ነገሮች ለራሱ ሌሊት እንኳን የሆነ ነገር ሲያጋጥማቸው አንዱን ለአንዱን ቤት ቪዲዮ ካልነገረው ወይም አንኳኩቶ ካልነገሯቸው በስተቀር ድምፃቸው ስለማይሰማ በትንሽ ነገር የሆነ ችግር ሲያጋጥማቸው ለራሱ እነዛ ሰዎች ሞቶ የሚሮዱባቸውን አጋጣሚ አይኖርም። ምክንያቱም ወይም ካልደውሉላቸው በስተቀር ማለት ነው ምክንያቱም ምንም ድምጽን ስለማያሰሙ በጣም ቅርብ ጎረቤቶች ቢባሉና ነገር ግን ድምፃቸውን በምንም መልኩ ስለማይሰማ በጣም ትልቅ ችግር አለውኝ ብዬ አስባለሁኝ። በተለይ ማታ ላይ የሚያጋጥሙ የተወሰኑ ነገሮችንም አንድ ላይ እንዳይፎቱ ያደርጋቸዋል ብዬ አስባለሁኝ። እና እኔ የጎረቤታችን ድምጽ በጣም ነው የምንሰማው ሁሌም እንደ ቅርብ

ጊዜህን በደንብ ታስተዳድራለህ? አዎ ጊዜህን በደንብ አስተዳድራለሁ ወይ ምክንያቱም ጊዜ ተመልሶ የማይገኝ እና በገዛው እንኳን በተለይ ነገሮችን እንኳን ልትገዛው የማንችል ልንገዛው የማንችል እና ልናገኘው የማንችል በጣም ትልቅ እና ከፈጣሪ ከስጦታዎች አንዱና በጣም የከበረ እና በጣም ትልቅ ዋጋ አለው ብዬ ከማምናቸው ነገሮች። ጊዜዬን ነው እና ጊዜዬን በጣም ልጅ እያሉኝ ያጠፋኋቸው እንኳን በጣም ነው የሚቆጩኝ አንዳንድ ቦታዎችንም ብዙ ጊዜ እየተዝናና ወይም ብዙ ጊዜ ከጓደኞቼ ጋር ማሳልፋቸው እና ልጅ እያለሁኝ እንኳን ያጠፋችሁ ጊዜ በጣም ስለሚቆጩኝ አሁን አሁን ጊዜን በደንብ ነው የማስተዳድረው። ከጧቱ ሌሊት አስራ አንድ ሰዓት እስከ ማታ ስምንት ሰዓት ሌሊት ምን ማድረግ እንዳለብኝ ሁሌም አስቀምጫለሁኝ አስተዳደሬን አለሁኝ። እንዴት ማድረግ እንዳለባኝ ምን መስራት እንዳለብኝ በደንብ ወረቀት ላይ ጽፌ በወረቀቱ ነው የምመራው። አንዳንድ ነገሮችንም እንደ ጊዜ ሁኔታ ማሻሻል አለብኝ እና አዳዲስ ነገሮችንም ወደ ህይወቴ ሲመጡም ያ ያወጣሁትን ደንብ። ጊዜን አይቼ የሚሻሻል ነገሮችን ካሉት ከራሴ ጋር አውርቼ እንዴት ይሻላል በምን አይነት መልኩ እኔ ወደተሻለ ቦታ ያደርሰኛል በምን አይነት መልኩ? ከሰዎች ጋር ከተለያዩ ሰዎች ጋር ጥሩ ግንኙነት እንዲኖረኝ ያደርገኛል በምን አይነት መልኩ ከቤተሰቦቼ ጋር ጥሩ ጊዜ እንዳሳልፍ ያደርገኛል። በምን አይነት ሞልኩ እኔ በጣም የምፈልገው አይነት ሰው እንደሆነ ያደርገኛል እያልኩኝ የራሱ የሆነ የበበ ሰዓቱ በየሰአቱ በየደቂቃውን በደንብ የተሰራና የተቀመጠ ጊዜን ደንብ አለው ማለት ነው። እና ከጠዋቱን አስራ አንድ ሰዓት ተነስቼ እስከ አስራ ሁለት ተኩል ስፖርት እሰራለሁኝ ለጤናዬ ለተለያዩ ነገሮችንም ስለሚጠቁሙኝ እና በጣም ደስተኛ ቀን ሙሉ እንደውል ስለሚያደርጉኝ ስፖርት እሰራለሁኝ። አስራ ሁለት ተኩል ላይ ወደ ቤት ገብቼ ገላዬንም ታጥቤ ልብሴንም ቀያይሬ ለቁርስ የምዘጋጅበት ሰዓት እና ቁርሴን በልቼ ወደ ስራ የምወጣበት ከስራ መልስም አምስት ተኩል ስድስት ሰዓት ነው። የምወጣው ከስራ ያንን ወደ ቤቴ መልሼ ትንሽ ገባ ብዬ ቤተሰቦቼ ለምሳ ከተለያዩ ስራዎች እስከምመጡ ድረስ እኔ መጽሐፍ እያነበብኩና ለሰላሳ ደቂቃ የሚሆን መጽሐፍን አነባለሁኝ ከዛ ቤተሰቦቼ ስለሚመጡ ምሳን አብረን በልተን ትንሽ እረፍት እወስዳለሁኝ። ለአንድ ሰዓት ተኩል እንተኛለሁኝ ከተኛሁኝ በኋላ ወደ ስራ ሄጄ እስከ አስራ አንድ ሰዓት ነው ስራ ላይ የምቆየው። ከዛ ከጓደኞቼ ጋር ነው የእግር ጉዞ ነው የምናደርገው ወደ ቤቴ ከስራዬን ወደ ቤቴ በእግር ነው የምመልሰው ማታ አስራ ሁለት ተኩል አንዳንዴም አንድ ሰዓት እገባለሁኝ ወደ ቤት። ያንንም እስከ ሁለት ሰዓት የተለያዩ ስራዎችንም በኢንተርኔት የሚሰሩ ስራዎችንም አዳዲስ ነገሮችን የገቡልኝ ነገር ካሉም በኢሜሌም በተለይ ነገሮችንም አያለሁኝ እስከ ሁለት ሰዓት ማለት ነው እራት እስከሚቀር ድረስ እራት ከበላኝ በኋላ እስከ ሶስት ሰዓት ከቤተሰቦቼ ጋር እየጫወትኩኝ ከሶስት ሰዓት እስከ አራት ሰዓት ደግሞ ድጋሚ ትምህርቶች አሉ በተለይ መንገዶችንም በኢንተርኔት የማራቸው ትምህርቶችን እከታተላለሁኝ ማለት ነው። አራት ሰዓት ላይ ሲሆን እተኛለሁኝ በዚህ መልኩ ነው በደንብ አሁን ጊዜን በደንብ እያስተዳደርኩ እና በየቀኑ ተመሳሳይ አይነት ስራ ነው እየሰራሁ ያለሁት። እንደስፈላጊነቱም አዳዲስ ስራዎችንም ሲኖሩኝ ወይም ለየት ባለ መልኩ የተለያዩ ስራዎችንም ሳገኝም ጊዜዬን አሻሽዬ በጣም ወደ ስራውን ጊዜዬን ብዙ የምጨምርበት እና ከተለያዩ ነገሮችንም ቀነስ አድርጌ ለስራው ሰጥቼ ጥሩ የሚባል ገንዘብ የማገኝበት ከሆነ ጥሩ ነገር ትምህርት የማገኝበት ከሆነ በዛው ትኩረቴን አድርጌ ነው ልቀይረው የምችለው ማለት ነው። እና ጊዜን ማስተዳደር ማለት ልክ እዚህ አለም ላይ ትልቅ ሊኖሩ ከሚገባቸውን አስተዳደሮች ናቸው ብዬ ልናወጣቸው ከሚገቡን ይሄ ደንቦች ናቸው። ብዬ ከማምናቸው እና ብዙ ሰው ግን የማይጠቀምበት ብዙ ሰው በዚህ አካሄድ የማይመራና ወደተለያዩ ችግሮችን የሚሄድ ቦታ አጋጣሚ እንዳለ ነው የምረዳው ከብዙ ጓደኞቼ አንፃር ከቤተሰቦቼም አንፃር በጣም ጊዜ አልበቃና ላይ እያሉ በተለይ ነገሮችንም ሲያጠፉት እያየህ ነገር ግን ጊዜ እንደሌላቸው እና ለስራ ጊዜ እንዳትጠራቸው አድርጎ የሚያወራ አይነት ብዙ ሰዎችን የማያሉ ወይ ነገር ግን ጊዜያችሁን በደንብ ቢያስተዳድሩትና። ምን መስራት እንዳለባቸው ምን ቅድሚያ መስጠት እንዳለባቸው በተለየ መልኩ ቢያስቀምጡት በጣም የተሻለ የሚባል ስራ መስራት እንደምትችሉና ጊዜያቸውን በደንብ ማስተዳደር ከቻሉ ሁሉም ነገር ቀላል እንደምሆንላቸው እኔ በምጠቀምበትን መንገድ ከእኔ በፊት የነበሩ ትላልቅ ሰዎችን የተጠቆምበትን መንገድ አሳያችኋለሁ እና አንዳንዶቹ የተሻሉበትና የተማሩበት አጋጣሚ አለ ማለት ነው። እና ጊዜን በደንብ አስተዳድራለሁኝ እጠቀ

በእግር ምን ያህል ርቀት መሄድ ትችላለህ? በእግር እስከ አርባ አምስት ኪሎ ሜትር :እስከ የአራት ሰዓት- ጉዞዎችንም በእግር ሄጄ አውቃለሁኝ። በተለያዩ እኛ አካባቢዎች አሉ የገዳሞች የአመት ክብረ በዓላቸው ብዙ ጊዜ ከእኛ ራቅ ያሉና- በእግር የምንሄዳቸው አጋጣሚዎች አሉ። እና- እስካሁን የሄድኩት ለአራት ሰዓት ያህል ነው። እና በኪሎ ሜትሩ ደግሞ እስከ አርባ አምስት ኪሎ ሜትር አርባ ኪሎ ሜትሩ ነው ያሉት ሰዎች እርግጠኛ አይደለሁም። ነገር ግን እስከዛ መሄድ እችላለሁኝ። ነገር ግን በጣም ከዛ በላይም ቢኖር መቀጠል እንደምንችል እና ከዛ በላይ መሄድ እንደምችል ነው- ያለኝ አቅም ያየሁት በዛው የተረዳሁት እና ምክንያቱም ምንም የድክማ የድካም ስሜት የተሰማኝ ነገር የለም። በጣም አሪፍ በሚባል መልኩ ነው የሚሄደው። በአመት አንዴም ነው። ክረምት ላይ ነው እና- ከጓደኞቼ ጋር ሰብሰብ ብለንም አንድ ላይ እየሳቀን :የተጫወትን :እየተዝናናን የምንሄድበትን አይነት ጉዞ ነው በጣም ነው የምወደው። በጣም ደስ ይለኛል። ብዙ ነገሮችን ነው የማሳልፍበት ነው እና ይሄ ጉዞዬን- ስሄድበት ማለት ነው እና እስከ አራት ሰዓትን የሚያህል ነው ሁሌም የሚፈጅብን ተመሳሳይ ሰዓት ነው የምንገባው። አንዳንዴም ብዙ ጓደኞች ስንሆንና እያወራን :እየተጫወትን እየሳቅን: ስንሄድ ወደ አምስት ሰዓት የሚጠጋበት አጋጣሚ አለ። ነገር ግን- ብዙ ሰው የሚፈጅበት ርቀቱን የአራት ሰዓት የእግር ጉዞ እንደሆነ ነው ብዙዎቻችን የምናውቀው። እኛም ቶሎ ቶሎ ከሄድን በደንብ ከሄድን እዛ ገብተን እንጫወታለን ብለን ካሰብን እና ዝም ብለን ነገራችንን ከቀጠልን አራት ሰዓት ነው የሚፈጅብን ማለት ነው። እና- ከዛ በላይም በጣም እሄዳለሁኝ ብዬ አስባለሁኝ። ምክንያቱም ብዙ ጊዜ የስፖርት እንቅስቃሴዎችም ስለማደርግ ብዙ እርቀቶችንም ቢሄድ ምንም አይከብደኝም ብዬ ነው የማስበው። ምክንያቱም:- በየቀኑ የተለያዩ የስፖርት እንቅስቃሴዎችን ስለማደርግ- ደህና የእግር ጉዞ የሚሄድ እንቅፋት አይሆንብኝም። ብዙ ኪሎ ሜትሮችን ማቋረጥ እችላለሁኝ። ብዙ አቅም አለኝ ብዬ ነው የማስበው። ለኔ ብዙ ጓደኞቼም አሉና ትንሽ የእግር ጉዞ ወደ እነዛ ስንሄድ ለራሱ በጣም የሚደክሙ ብዙ ጓደኞች አሉ እና ስፖርት የሚሰራና የማይሰራ አሁን ላይ የሚለይበት ሰዓት ነው። ብለን ነው- ብዙ ጊዜ የምንቀልድባቸው እነሱም ከነገ ጀምሬ እኔም እጀምራለሁኝ። እያሉ ለራሳቸው ቃል የሚገቡበት እና ምን ያህል ጥቅም እንዳለው መንቀሳቀስ ስፖርትን- ምን ያህል በተለያዩ ነገሮችንም ቅድሚያ እንደሚሰጣቸው እና የተሻሉ እንደሚያደርጋቸውን የሚረዱበት ሰዓት እና ለመጀመር ቃል የሚገቡበት ሰዓት ነው ያ ጉዛችን ማለት ነው። እና- ከዛ መልስም ቶሎ ባይጀምሩም ነገር ግን እንደገና አመት ሲመጣ ነው እያስታወሱ- ወይኔ አሁን ጀምሬ ብሆን ኖሮ አትችሉኝም ነበር ያው ራሳቸውን የሚያወሩበት አሉ። ሌሎችም ጀምሮ በጣም አሪፍ የሚባል ለውጥን እና ከእኛ እኩል ሁሉ እንኳን የሚራመዱ- በጣም ደስ በሚል የሚንቀሳቀሱ አሪፍ ለውጥ የሚያመጡ ጓደኞች አሉን። ወደ ስፖርቱ አለም የሚገቡ ና የሚንቀሳቀሱ ለዛ ለእግር ጉዞ ብቻም ሳይሆን ለራሳቸው ጤንነትም ለራሳቸው እያንዳንዱ ስራቸውን በጣም ንቁ እንደሚያደርጋቸው እና- ስፖርት መንቀሳቀስ ማለት ከጉልበት ብቻ ሳይሆን መታየት ያለበት ከአእምሮአችንም ጋርም ነው መታየት ያለበት። አእምሮአችንን በጣም ያነቃዋል። በጣም ጠንካራ እንዲሆን ያደርገዋል። በቀላል ነገሮችንም እንዳይሸነፍ በጣም ብዙ ርቀት መንገዶች ሁላ እንድንሄድና በጥቂት የሚባሉ መንገዶችም ተጉዘን ራሳችንም አንችልም ብለን እንድንተኛና እንዳንራመድም እንኳን አያደርገንም ስፖርት እንሰራ ማለት ነው እና ስፖርት በጣም- ዘርፈ ብዙ ነው ጥቅሙ እና ይሄን በጣም ጠቅሞኛል። በጣም- በተለያዩ ነገሮችንም ራሴን በጣም ጠንካራ እንድሆንና በጣም ተፋላሚ እንድሆን ሁሉ አድርጎኛል ብዬ አስባለሁኝ። እና ከዚህ አንፃር ነው መሰለኝ የእግር ጉዞዬም በጣም ብዙ ርቀት እሄዳለሁኝ። ከዛ በላይ አጋጥሞኝ ባያውቅም የሚሄድ ነገር ግን ከዛ በላይ መሄድ እንደምችል አቅሜ የማየበት እና ምን አይነት ስሜት እንዳለኝ: ምን አይነት ጉልበት እንዳለኝ ራሴ የምገመትበት አይነት ቦታ ነው ማለት ነው። እና- እንደዛ እጥፍ እንኳን መጨመር እችላለሁኝ ብዬ አስባለሁኝ። እና በጣም ትልቅ ጥቅም አለው የእግር ጉዞ በጣም ይጠቅማል። አንዳንዴ ማታም እዚህ የእግር ጉዞ ስለማደርግ ከስራ ስወጣም ጠዋት ጠዋት ወደ ስራ ሲሄድም በእግር ጉዞ ስለሚሄድ በጣም ብዙ ጠቅሞኛል ብዬ አስባለሁኝ። እና እስከ አሁን ባለው ሰዓት ግን እስከ አራት ሰዓት ያህልን መሄድ እችላለሁኝ። ነገር ግን ሳየው ከዛ በላይም በጣም መሄድ እንደምችልና መራመድ እንደምችል ነው የምረዳው። በጣም ብዙም ነገሮችንም ይጠቅመኛል ብዬ አስባለሁኝ። በጣም አመሰግናለሁኝ።

ጥላ ወይስ ፀሀይ ትመርጣለህ? እኔ ብዙ ጊዜ ጥላ ነው የምመርጠው ጥላ በጣም ደስ ይለኛል። ፀሀይ በጣም ነው የሚያስጠላኝ በፀሀይ መስራት፣ በፀሀይ መራመድ፣ ወደ ተለያዩ ቦታዎች እንኳን ለመውጣት ጥላ ይዤ ነው የምወጣው እና በጣም የሚያስደስተኝ ፀሀይ በጣም ስለሚስጠላኝ እና ሙቀት ነገሮችም ስለማልወድ መሰለኝ እና ብዙ ጊዜ መንገድ እንኳን ለራሱ ስራመድማ የግድ መሄድ ካለብኝ ጥላ ጥላን እያየሁ ነው የሚሄደው ማለት ነው እና ብዙ ጊዜ ጓደኞቼም ያውቁኛል አረ ይቺ ፀሀይ ምን እንዳታደርግ ነው እያሉ የሚቀልዱብኝም ሰዓትም አለ ማለት ነው። ብዙ ጊዜም ከቤት ስወጣም ፀሀይ በሚሆንበት ሰዓት ወይም ደግሞ የምመለሰው ሰዓት የፀሀይ ሰዓት ከሆነ እና ብዙ ጊዜ ጥላ የማይገኝበት ሰዓት ላይ ሆኖ ካወቅኩት ጥላዬን ይዤ ነው የምወጣ ማለት ነው እና ይሄም ሁሌም እንድጠቀም አድርጎኛል ማለት ነው እና ከምንም በላይ ጥላን እመርጣለሁኝ ብዙ ሰዎችንም ሳይ ጥላ በጣም ይመርጣሉ። ጥላ ወንዶች ሴቶች በጣም ይይዛሉ ጥላ ነው የሚሉት ለራሳቸውም በጣም ስለሚንከባከቡና ለራሳቸውም ፀሀይ በጣም እንዳይጎዳቸው ቆዳቸውንም ሰውነታቸውንም ስለሚጎዳ ማለት ነው ፀሀይ ብዙ ግዜ ጥላ ይይዛሉ። ወንዶችም አሁን አሁን እየተለመደ ነው ብዙ ወንዶች በቀን ሲወጣ የራሱ የሆኑ የወንዶችን ጥላ አሉ እና ጥላ ይዞ ነው የሚወጣው በተለይም ትላልቅ የሚባሉ ሽማግሌዎች ጥላ ሳይዝ የሚራመድ ሰው የለም። ጥላ በጣም ይጠቀማሉ በጣም ይወዱታል በጣም አሪፍ ነው ብዬ አስባለሁኝ እኔም እኔም በጣም እመርጠዋለሁ ጥላ ከዚህ በፊት የአባቴን ጥላ ነበር የምጠቀመው እና እሱ በቤት ውስጥ ሲሆን ወይም ይዞት ካልወጣ ያቺን ጥላ አለች በጣም የምታምር ጥቁር ጥላ አለች እና እሷን ይዤ ነበር ብዙ ጊዜ የምወጣው አሁን አሁን ግን ምናልባት እኔ በምወጣበት ሰዓት እሱም ስለሚወጣ የእሱንም መቀማት ስለሌብኝና እሱም የራሱን ይዞ መውጣት ስላለበት ለዛ ብዬ የራሴን ገዝቻለሁኝ አሁን በጣም ሁሌም ይዤ ነው የምሄደው ይዤ ነው የምራመደው ማለት ነው ብዙ ጊዜ በታክሲ የምንቀሳቀስበት ከሆነ ከቤታችንም ወደ ታክሲም መሄጃም ትንሽ የአምስት ደቂቃ መንገድ ስላለች ያቺን ለመጠቀም ለራሱ ጥላ ይዤ ነው የምሄደው እና በጣም ጥላ እወዳለሁኝ። ብዙ ጓደኞቼ ጋርም አወራለሁኝ እና በጣም ጥላ ይይዛሉ እኔ ስይዝ ለራሱ እነሱ ሳይዙ እንኳን እኔ በሚይዝበትና አብረን በምንሄድበት ሰዓት ወደ እኔ ተጠግቶ ነው ጥላውን የሚያጥሉት ማለት ነው እና ፀሀይ እንዳትናካቸው የሚያደርጉት ነገር ማለት ነው እና ብዙ ሰው ጥላን እንደሚመርጥ ነው የተረዳሁት ጥላን እንደሚወድ ነው የተረዳሁት ማለት ነው እና ጥላ በጣም ተመራጭ ነው ለኔ በጣም እመርጠዋለሁ በጣም እጠቀመዋለሁ ጥላ ማለት ነው። እና ብዙ ጊዜ እንደማውቃቸው ሰዎችም እንደ ጎረቤቶቼም እንደ ጓደኞቼም እንደማያቸው ሰዎችም ከፀሀይ ይልቅ በጣም ጥላ እንደሚመርጥ ነው ብዙ ጊዜ የተረዳሁት ብዙ ጊዜ ያየሁት ማለት ነው እና አንዳንዴም ፀሀይ የምትመርጥበት ሰዓት አለ ጠዋት ላይ ሲሆን ብዙ ጊዜ ፀሀይን የሚፈልግ በጣም ብዙ ሰው አለ። በተለይም ብርድ ሰዓት ላይ ሲሆን ፀሀይን በጣም ትፈልጋለህ ጠዋት ላይ ብዙ ጊዜ ቀንም እንኳን ባትፈልግ ነገር ግን ጠዋት ላይ ፀሀይን ሆን ብሎ የሚፈልግና ፀሀይ እስክትወጣ ሁላ የሚጠብቅ ብዙ ሰዎች አሉ። እኔም አንዳንዴ ክረምት ላይ ሲሆን በጣም ብርዱን ከፍተኛ ደረጃ ላይ ሲደርስና በጣም ሲበርድ በቤታችን በር ላይ ሆኜ ፀሀይን የምሞቅበት አይነት ሰዓት አለ። የዛች ፀሀይ ከሌሎች ፀሀዮች በጣም ትለያለች ብሎ ነው የሚያስበው ሰው እኔም እንደዛ መስራት ነው የምሰማኝ ምክንያቱም ሰውነትህ በጣም በርዶት እንኳን አንዳንዴ ስፖርት ካልሰራሁኝ ነው እንደዛ የሚያጋጥመኝ እና ስፖርት ካልሰራሁኝ በጣም ስለሚበረደኝ ፀሀይን ለመሞቁና ፀሀይዋን እስክትወጣ ድረስ በቤታችን በር ሆኜ ነው የምጠብቃት እና የዛች የምትወጣ ፀሀይ በጣም የምታምር ብታያት እንኳን የማትሰለች አይነት ፀሀይ መስላ ነው የምትሰማኝ እና በጣም ብዙም ታሞቀኛለሽ በጣም እጠቀምባታለሁኝ እና ቁጭ ብዬ እስከ ሶስት ሰዓት እስከ አራት ሰዓት የምሞቅበትን ሰዓት ነው ያለው ማለት ነው እና የጧት ፀሀይዋን በጣም አሪፍ ናት። አንዳንዴም የማታ ፀሀይዋ ራሱ ጀምበሯ ስትጠልቅ በጣም የምታምርበት እና ልዩ የሆነ ትእይንት የምትፈጥርበትም ሰዓት አለ፣ ያቺን ብዙ ስለማትጎዳና እንደ ሌሎች የቀን ፀሀይም ስለማትሆን ብዙ ጊዜ ሰዎች የሚንቀሳቀሱበት እና ለማየቱ እንኳን በጣም ትልቅ ፍላጎት ያላቸው አይነት ፀሀይ ነች ማለት ነው እና ነገር ግን ከሁሉም አማራጭ ላይ ስናየው ከፀሀይ ጥላን በጣም ይሻላል።

ልዩ ችሎታህ ምንድነው? የኔ ልዩ ችሎታ በጣም ሁሌም የምተማመንበት በጣም ብዙ ሰዎችንም የሚነግሩኝ እና በጣም ትልቅ አቅም አለኝ ብዬ የማያቸው ሰዎችንም ተናግሬ የማሳመን ልዩ የሆነ ብቃት አለኝ የእያንዳንዱ ነገሮችንም ሰዎች ጋር ሳወራው እንዴት አድርጌ ማሳመን እንዳለብኝ እንዴት አድርጌ ከእኔ ጎን እንዲሆንና የኔ ደጋፊዎች እንዲሆኑ የማድርግ ትልቅ ሀይል አለኝ ብዬ ነው የማምነው በጣም ብዙ ሰዎችንም እንደዛ ይሉኛል አንተ የምትናገረው ነገር በቃ ሁሉም ትክክል ነው በተለያዩ ቦታዎችንም አብረን ስንሄድ ከሌሎች ሰዎች ጋር ስንገናኝ ከሌሎች ሰዎች ጋር የሆነ ግንኙነቶችን ስናደርግ ቅድሚያና እኔ ሁሌም እንዳወራ እኔን ያበረታቱኛል ያንተ ነው የሚሻለው ያንተ ነው ሁሌም የተሻለ ቦታ የሚያደርሰን እያሉ በኔ እምነት እንዳላቸው ይነግሩኛል እኔም ይሄንን ስለማውቅ ራሴ ጋር ሁሌም የተሻልኩ እንደሆነ እና ከዚህ ያለኝም ነገር ለመጨመር እሞክራለሁኝ ማለት ነው እና በጣም ሰዎችን ተናግሬ ማሳመን እችላለሁኝ ይሄ ይሄ ችሎታዬ ደግሞ በተለያዩ ነገሮች እንዲጠቅመኝ እፈልጋለሁኝ በምጀምራቸው የንግድ ስራዎችንም በምማራቸውም በእያንዳንዱ የኔ ከኔ ጥቅም ጋር እንዲገናኝ በተለይ መልኮች እየሰራሁት ነው ማለት ነው ምሳሌ በንግድ ላይ ከብዙ ደንበኞቼ ጋር ከብዙ የስራ ባልደረባዎቼ ጋር ሳወራ በተለያዩ መልኩ ንግዴን እንዲያቀላጥፍልኝ እና የተለያዩ የኔ ምርት የሆነውን ቅድሚያ ሰጥተው እንዲገዙ በተለይ መንገዶች የማሳምናቸው ሰዎች አሉ እና ይሄም ደግሞ በጣም ለንግዴ በጣም ትልቅ ትርፋማና ከቀን ወደ ቀን እያደገ እንድሄድ የራሴ የሆነ ትልቅ ድርሻ ነው ያለው ማለት ነው እና ተናግሮ ማሳመን ማለት ብዙ ሰዎችን በቀላሉ የማያገኙት ነገር ግን በጣም የሚመኙት አይነት ችሎታ ሆኖ ነው ያገኘሁት ያየሁትም ብዙ ሰዎችም በጣም በእጃቸው በጣም ትልቅ ነገር እያላቸው በጣም ትልቅ እውቀት እያላቸው ነገር ግን ተናግሮ ማሳመን ባለመቻላቸው መናገር ባለመቻላቸው በጣም ብዙ ነገር እንደሚያጡና እያጡም እንዳሉ አያለሁኝ ከብዙ ከድሮ የተለያዩ ታሪኮችም ስሰማ እንደዛ አይነቱ በጣም ብዙ ሰዎችንም በጣም የመናገር ችላታ ያላቸው እና በጣም ብዙ እውቀት ያላቸው ያ መናገር ችሎታ ያላቸው ሰዎችንም እንዴት አድርጎ ማሳመን እንዳለባቸው በምን አይነት መልኩ ወደ እነሱ ደጋፊ እንዲሆኑ የማድረግ የሚችሉ ሰዎች በጣም ትልቅ ቦታ ላይ እንደሚደርሱ ነበር ብዙ ጊዜ ያየሁት እኔም ደግሞ ይሄን በጣም ትልቅ ስጦታ ነው ብዬ ተቀብዬ ወደ ራሴ ጥቅም እየቀየርኩት እገኛለሁኝ እየተወሰኑ እውቀቶችም ቢኖሩኝም ነገር ግን እውቀቴን በዛው ልክ መጨመር አለብኝ ያ ተሰጥኦዬ እንዳለ ሆኖ ነገር ግን ከእውቀት ጋር አብረው ሲሆኑ ደግሞ በጣም የተሻለ ቦታ ላይ በጣም የተሻለ ደረጃ ላይ እንደርስ የራሳቸው የሆነ ትልቅ ድርሻ ይጫወታሉኝ ብዬ ነው የማምነው እና ይሄ ተናግሮ የማሳመን ችሎታ ማንም ሰው በቀላሉ የማያገኘው ለጥቂት ብቻ አይሰጠም ነገር ግን ከቀን ወደ ቀንም እያሻሻልከው ልትሄደው የምትችልና ከብዙ ሰዎች ጋር እያወራህ ቢሄድክ ልክ ብዙ ነገሮችንም እየተማርክ እንዴት ማውራት እንዳለብህ ከቀን ወደ ቀን በተለያዩ መንገዶችንም ያሻሻልክ የምንሄድበት አጋጣሚ ነው ያለን ማለት ነው እና ልዩ ችለታዬ ተናግረህ ሰዎችንም ማሳመን ተናግሬ ሰዎች ከእኔ ጎን እንዲሆኑ ማሳመን በተለያዩ ቦታዎችንም የኔን ደጋፊ እንዲህ ሆኖ እንዲሁ ብዙዎች ጓደኞቼ ምን ይሉኛል አንተ እኮ በቃ የፖለቲካ ተወዳዳሪ መሆን ነበረብህ ምክንያቱም ብዙ ደጋፊዎችን ታገኝ ነበር እንደፈለከው አድርገህ በተለይ መንገዶችም ስታወራ ብዙ ሰዎች ስለሚቀበሉት እና ብዙ ሰዎችንም ስለሚያዳምጡህ በተለይ መንገዶችንም ታተርፍበት ነበረ የተለያዩ ትልቅ ደረጃም ትደረስ ነበር እያሉ ወደዛ ሁላ እንኳን የሚገፋፉኝ አይነት እንደ ቀልድ ነገር የሚነግሩኝ ብዙ ጓደኞች አሉ እኔ የምናገሩ ከቀን ወደ ቀን ሁሌም ወደ ጥቅም እየቀየርኩኝ ስለሆነ ከቀን ወደ ቀንም እኔ እያደጉ ቢሄድኩ ልክ የምመኛቸው ነገሮችን በዛው ልክ እያደጉ ስለሆነ ነገ የት ደረጃ ላይ እንደምመኝ እና የት ደረጃ ላይ እንደምደርስ አሁን አላውቅም ማለት ነው ነገር ግን ከቀን ወደ ቀን ያለኝ ችሎታዬን በደንብ ማሳደግ እፈልጋለሁኝ በሚቻለኝ መጠንም ሁሌም እያንዳንዱ ያገኘኋትን ደቂቃም እያገኘኋትን ሰዓትም ወደ ራሴ ሽልታ የምትጨምርልኝ ነገ እኔ የተሻለ ቦታ ልታደርሰኝ የምትችል ነገር በመስራት ነው የማሳልፈው ማለት ነው በዚህም በጣም ደስተኛ ነኝ በጣም ደስ ብሎኛል ብዙ ነገሮችንም እንዲሳካልኝ እና የተሻለ ደረጃ ላይ እንድደርስ የራሴ የሆነ ትልቅ ድርሻ ተጫውቷል ከብዙ ጓደኞቼም ብዙ አይነት ነገሮችንም ስቀበልም በዚህ መልኩ ነው የማገኘው ማለት ነው እና ያለኝ ልዩ ችሎታ ተናግረህ ሰዎችን የማሳምንና ካንተ ጎን እንዲሆን ማድረግ ነው ማለት ነው